አዎ በሰአቴ ምደርሰው ነው ብዬ ማስበው ምክንያቱን ሰዎች ችግር ላይ ሲጋለቱ ወይም የሆነ ነገር ሲያጋጥም ያው በተቻለ ፍጥነት በሰአት ለመድረስ እሞክራለ። በሰአት መድረስ ደግሞ ትል አስፈላጊ ነገር ነው ምክንያቱም ሰዎች የታገዙ መሆናቸውን ማረጋገጥ አለብን። ብዙ ችግር ሊያጋጥም ይችላል። እና እንደዚህ እኔ በተቻለኝ መጠን በሰአትም ምደርሰው ነኝ ብዬ ነው። ለራሴ የምሰጠው ግምት እንደዛ ነው የሚሰማኝ ማለት ነው።

አዎ ፀሀይ ስትጠልቅ በመልከት በጣም ነው ደስ የሚለው። ሰዎች ማለት የሆነ ገጽታ የምትፈጥረው ነገር አለ ዝም ብሎ እይታውን ስታየው ፎቶ ሲነሳ ምናምን። በጣም እጀግ ነው ደስ የሚለው እና እኔ ሲያጋጥመኝ እሱን ማየት እወዳለሁኝ። ብመለከት በተለይ የተራራ አካባቢ ቢሆን። ሞር በማየቱ በጣም እጅግ ደስ ስለሚል። እዛ ላይ በጣም ነው የምወደው። እኔ ማየት ማለት ነው

ኦ የልጅነት የመኖሪያ ቤት ያው እንግዲ ገጠር ውስጥ ነበረ ከዛ መኖሪያ ቤት እንዴት መሰላቹ? የሆነ ቆንጆ ነው ብቻ። መጀመሪያ የነበረ አንድ ቤት ነበረ ከዛ ሌላ ህድሞ ሚባል አለ። ሰቀላ ሚባል አለ አዳራሽ ሚባል አለ። እንደዚ በዛ ነበረ እና ብዙ ማለት ደስ ሚል ነበር። ያው ገጠር ጭቃ አለው ምናምን አለው ግን ደግሞ። የሆነ ደስታን ሚፈጥር ነገር ግን አለው ባጠቃላይ

ማንቂያ ሰዓት እጠቀማለሁኝ ለምን ምክንያቱም አንዳንድ ስራዎችን በሰአት ስለሆነ የምሰራቸው አንደኛ ስተኛ ለመንቃት ማንቄቂያ ሰዓትን እጠቀማለሁ። ከዛ በኋላ ደግሞ አንዳንድ ስራዎችን ባስቀመጥኳቸው የጊዜ ገደብ እንዲሄዱልኝ የምጠቀመው የማንቀቂያ ሰዓት እጠቀማለሁኝ ማለት ነው። እሱ ግድ አስፈላጊ ስለሚሆን ነው። ለሁሉም ሰው እንደዛ ቢጠቀሙ እመክራለሁ ሁልጊዜ ትኩረታችን ስለሚሰረቅ

በስልክ አሁን ገንዘብ እልካለሁ በተለያዩ ማለት ነው ባንክ የምትጠቀመው በዛ ነው ሌሎች ሰዎች ተለያዩ ነገሮችን ለመላክ በስልክ እጠቀማለሁ። ምክንያቱም በቀላሉ ወደ ሰዎች ለመድረስ ያግዛ። እና እሱን እጠቀማለሁኝ። ማለት ነው አጋዥ ነው ብዬ ነው የማስበው። ሌላ ሰውም እንደዛ ቢጠቀም እመክራለሁ። ብዬ ነው የማስበው ምክንያቱም በቀላሉ ይጠቀማሉ። ላይ ይደርሳሉ ማለት ነው።

አዎ የህዝብ መመላለሻ እጠቀማለሁ ለጉዞ ሲሆን አዎ እንግዲህ እኔ የራሴ ስለሌለኝ የምጠቀመው የህዝብ ትራንስፖርት ነው መመለሻ ነው የምጠቀመው ማለት ነው። ያው እንግዲህ ያስጠላል ግን ደግሞ ምንም ማድረግ የሚቻልበት እድል ደግሞ የለም። እንግዲህ እሱን ተጠቅመህ ነው ወደ የምትፈልገው ነገር ምትደርሰው። የራሴ እስኪኖረኝ ድረስ ያው እሱን ነው የምትጠቀመው በዋናነት ማለት ነው። እና እጠቀማለሁኝ አዎ

አዎ ስራዬን በጣም እወደዋለሁ። ወድጄው ነው የምሰራው አስተማሪ ነኝ ሀኪምም ነኝ። በተለይ በአሁኑ ሰዓት የስነ ልቦና ስለሆነ በአሁኑ ሰዓት በጣም እጅግ አስፈላጊ ነገር ስለሆነ። አዎ እንግዲህ እሱን እጠቀማለሁ እሰራለሁ እወደዋለሁ ወይ? ግን ትንሽው ያው ብር በደንብ ስለማያመጣ ሊሆን ይችላል። ትንሽ ያው አስቸጋሪው ነገር እንጂ። ስራየን ወድጄው ነው የምሰራው ማለት ነው። እና እንግዲህ ስራችን ደግሞ መውደድ አለብን ብዬ አስባለሁኝ

አአለቃ ጋር ያለኝ ግንኙነት እንግዲህ በተቻለ መጠን ጥሩ ለማድረግ እሞክራለሁኝ። ምክንያቱ አለቃ ማለት እንግዲህ በተለያየ አለቃ አለ ዋነኛው ዋናው አለቃ እንግዲህ እግዜር ነው ከዛ ቀጥሎ ያለው ደግሞ በምድር ደግሞ አለቃዎች ይኖረናል። እና ለጊዜው የስራ አለቃ፣ የቤተ የተለያየ አለቃ ይኖራል ስራዬ ከስራ ጋር ያለ አለቃዬ ያው በደንብ በስነ ስርዓት በፍቅር ነው የምገኘው የምተዋወቀው ከዛ በኋላ በመጥፎም በመጥሩም ጊዜም ይጠቅመኛል። ማለት ነው

በእግሬ እንግዲህ በአሁኑ ሰዓት መሄድ የምችለው አንድ ስድስት ኪሎ ሜትር ልጓዝ እችላለሁ ሳይደክመኝ ከዛ በኋላ ግን ያው ድካም ይሰማኛል እንጂ የፈለኩትን ያህል መጓዝ የሚችል ይመስለኛል ቢያነስ ወደ ሃያ ኪሎ ሜትር ልጓዝ እችላለሁኝ ብዬ አስባለሁኝ። ስለዚህ ያው እጓዛለሁ ግን ድካም ይመጣል እንጂ እስካሁን እንደዛ ነው ያለኝ ግምት

ልብሶቼ እንግዲህ እንደየ ሁኔታው ነው አንዳንድ ጊዜ በስርዓት የተቀመጡ ናቸው አንዳንድ ጊዜ ደግሞ በስርዓት የተቀመጡ ላይሆኑ ይችላሉ ዝም ብሎ እንደየሁኔታው ብዙ ጊዜ ግን ያው የልብሶቼ በየስራታቸው በየሁኔታው ነው የሚቀመጠው ማለት ነው። ዝም ብሎ የሚዘረገፍ አይደለም። በስርዓት ማስቀመጥ ደግሞ ያው እንግዲህ ከመጨነቅ ያው ልብሶችን ከማበላሸት ይከላከላል ብዬ አስባለሁኝ። ስለዚህ አኔ የማስቀመጠው እንደዛ ነው ማለት ነው በአጠቃላይ

አዎ የትንኝ መረብ እንግዲህ እጠቀማለሁ ምክንያቱም አሁን ወባ ምናምን ለማምጣት እንትን ሲለሆኑ አስቸጋሪዎች ስለሆኑ ያው እሱን መረብ እንጠቀማለን ማለት ነው። እነሱም እንዳያጠቁን እንዳይነክሱን ምናምን። በተለይ ማታ ሲሆን ደግሞ አስቸጋሪዎች ስለሆኑ እነሱን ይጠቅማል እኔ ግድ ማለት ነው። እና በጣም ለሰዎች ምመክረው እሱ እንዲጠቀሙ ነው። መረብ መከላከል መጠቀም አለብን

መዝገቦችን በደንብ በስርዓት አስቀምጣለሁ ምክንያቱም መዝገብ በጣም እጅግ አስፈለጊ ነገር ስለሆነ ማለት ነው። መዝገብን በትክክል ማንይዝ ከሆነ ብዙ ነገሮችን ነው ልዝም የምናጠፋው ወይ ደግሞ የምናጣው። ስለዚህ በህይወታችን ያሉ ብዙ መዝገቦች ሊኖሩ ይችላሉ እነሱን በደንብ አድርገን መዝገን መያዝ። ማስተዋል ያለብን ይመስለኛል ለዛ ነው በዛ ነው ለሰዎች የምመከር የምፈልገው ማለት ነው። እና መዝገቦችን እኔ በደንብ ነው የማስቀምጠው ማለት ነው

ጠዋት የምበላው እንግዲህ አንዳንድ ጊዜ ዳቦ ነው የምበላው። ዳቦ ልበላቸው አለው። ባሁኑ ሰዓት እንኳን ጾም ነው ብዙ አልበላም። ቅዳሜና እና እሁድ ብቻ ነው ጠዋት የምበላው ከዛ ግን ያው ያው የፍስክ ሲሆንም ያው እንደ የተለያዩ ነገሮች ናቸው ያሉት በዛኛው ጊዜ ግን እንደዚህ ቂጣ ዳቦ ነገር ነው የምበላው ከዛ በኋላ ያለ አንዳንድ ጊዜ ደግሞ የተለያዩ ነገሮችን እንደየሁኔታው እንጠቀማለን። ማለት ነው።

ዛሬ ያለ አየር ሁኔታ በጣም ነው ደስ የሚለው በእውነት በጣም ደስ ይላል ቆንጆ ነው ፀሀይም የለም። ብዙም አንድ ፀሀይ ብቻ አይደለም ያው በጣም ብርድም አይደለም በጣም ሙቀትም አይደለም ደስ የሚል የሆነ ሰውነትህ ረጋ ሊያደርግ የሚችል አይነት የአየር ሁኔታ ነው ያለው። እኔ በጣም እወደዋለሁ ይሄንን እንዳጠና እንድሰራ ትኩረት እንዳደርግ ወደ ስራዬን እንዳዘነብል ያደርገኛል ማለት ነው። እና በጣም የምወደው ኮንዲሽን ነው ያለው ዛሬ

አዎ የስራ አሰራሮችን በጣም ነው የምከተለው እነዚህ አሰራሮችን ምክንያቱ እያንዳንዱ ስራ ደግሞ አሰራር ሊኖረው ይገባል። የምንሰራበት ፍጥነት የምንሰራበት ምናምን የተለያየ ሊሆን ይችላል። ግን ደግሞ አንድ ስራ እንዴት መሰራት እንዳለበት ግን መመሪያ መቀመጥ አለበት ብየ ነው የማስበው። እና ከዛ በመመሪያው ልክ ስንሄድ ደግሞ። ውጤታማ ይሆናልና ሁሉም ነገር ደግሞ የሚደገፍ የሚታወቅ ውጤት የሚታወቅ ስራ እንሰራለን ማለት ነው። እንደዛ ነው የማስበው

ሹራብ መስፋት እንኳን አልችልበትም። ምክንያቱ ያው እንግዲህ እኔ ወንድ ነኝ ብዙም ሴቶች ናቸው የሚሰሩ በእኛ ሀገር አካባቢ እና እኔ ሙያ ነው። ምሳሌ ሌላ ስራ ሙያ ነው የምሰራው እንጂ ሽራ መስራት መስፋት አልችልም። ብችል ደስ ይለኝ ነበር። ግን ያው ሰዎች የሚችሉ ሰዎችን እንዲሰሩት ግን ይሄን ለመጠቀም እሞክራለሁኝ ማለት ነው።

አዎ የአትክልት ስፍራ አለ አሁን በምንምኖርበት ቤት የራሴ ቤት አይደለም የኪራይ ቤት ነው እንጂ። እኔ በምኖርበት አካባቢ ያው የአትክልት ስፍራ አለ እና ደስ የሚለውን ነገር አለው። ስታየው ዝም ብሎ በቃ የሆነ ጥሩ ስሜት እንዲሰማህ ያደርጋል። በአጠቃላይ አትክልቶች ሲታይ እና። እሱን ነገር ተመልክቻለሁ የራሴ ቤት ሲኖረኝ ነው በእርግጠኝነት አትክልት ስፍራ አደርጋለሁ ይኖረኛል ብዬ ነው የማስበው ማለት ነው። ጥሩ ስለሆነ ማለት ነው

ጠዋት እለታዊ ማደረጋቸው ነገሮች የመጀመሪያ ጸሎት ማድረግ ነው ቤተክርስቲያን የሚሄድ ማለት ነው ጸሎት ማድረግ። ከዛ ከቤተክርስቲያን መልስ ደግሞ አንዳንድ አስፈላጊ ስራዎች ካሉ እሷ ቅድሚያ መስጠት ከዛ ቁርስ መብላት አካላዊ እንቅስቃሴ ማድረግ ከዛ በኋላ ነው ወደ ስራ የምወጣው ማለት ነው። ጠዋት በጣም አስፈላጊ ነገሮች ናቸው ምክንያቱም ያለ ጸሎት ምንም ብታደርግ ከንቱ ነው የሚሆነው ማለት ነው።

አዎ ሌሎች ሰዎች ማበርታት በጣም እችላለሁኝ በጣም ብዙ ሰዎችን አበረታችቻለሁኝ እስካሁን በተለያየ ህይወታቸው ለውጥ እንዲያመጡ ለማገዝ ሞክሬያለሁ ብዬ ነው የማስበው። እንግዲህ ማበረታታት እችላለሁ ብዬ ነው የማስበው ለራሴ ማበረታታለሁ ለሌሎች ሰዎች ማበረታታለሁ ብዬ ነው ማሰው። ለቀጣይ ደግሞ ትልቅ የሆነ አበረታች ሰው እንደመሆን ምንም አልጠራጠረም። ምክንያቱም ሰዎች ተበራታው በመበርታት ያው በመነቃቃት ስራ ከሰሩ ያው የተሻለ ነገር እንደሚያመጣው አምናለሁ

ስታመም ያው እንግዲህ ከስራ አልሄድም ማለት ነው ቤቴ እቆያለሁኝ። ህመም ካለ ዉጤታማ ስራ ላያሰራ ስለምትችል ስለዚህ ትንሽ እረፍት ማድረግ እጅግ አስፈላጊ ነገር ነው ማለት ነው። ስለዚህ ምንድነው የማደርገው? እረፍት ወስዳለሁኝ ያን እረፍት ደግሞ በደንብ ያለኝ አቅም ጉልበት ይዤ ተመልሼ ወደ ስራ እንድመጣ ስለሚያደርገኝ። እረፍት አደርጋለሁኝ ማለት ነው በጣም ወሳኝ ነገር ነው። ያንን ጊዜ ማለት ነው